መጽሐፍ በደንብ አነባለው ብዬ አስባለሁ በቀን አንዴ እንኳን ሳላነብ አላልፍም። ጠቃሚ ነገር አገኛለሁ ከየተለያዩ መጽሐፎች የተለያየ ጥቅም ያለው መረጃም። የጤና በተለይ የጤና መረጃ አሁን እድሜ እየገፋ ስለሆነ ነው መሰለኝ። የጤና መጽሐፍቶችን በደንብ አነባለሁኝ የተያየ ነገር ላይ እኔም አየሁ አሁን ጤነኛ ነኝ ምንም አይሰማኝም ግን። ቢሆንስ ብዬ አስብና አመጋገቤ ላይም ጥንቃቄ ለማድረግ። እንቅስቃሴ ላይም ቤት ውስጥ ስለሆነ እንቅስቃሴ ማደረገው። እንደዚህ አይነት መጽሐፎችን የአመጋገብ መጽሐፎችን የእንቅስቃሴ የሰውነት እንቅስቃሴ መጽሐፎችን። እንደዚህ አይነት ነገሮች ጠቃሚ የሆኑ መጽሐፎችን ካገኘሁ በደንብ አነባለሁ ሳላነብ አልውልም።

አዎ በሰአቱ እምደርሰው እና ከሰአቱ ከመግቢያ ሰዓት ቀደምብዬ አስራ አምስት ደቂቃ ሃያ ደቂቃ ቀደም ብዬ የምደርሰው። ብዙ ጊዜ የሚገባው ሁለት ሰዓት ላይ ነው ስራ ግቡ የሚባለው ያው የስራ መግቢያ ሰዓት ሁለት ነው። እኔ ግን ሩብ ጉዳይ ምናምን ነው ምደርሰው ብዙ ጊዜ። የትኛውም ነገር ላይ መዘግየት አልወድም እኔ ቀድሜ ብደርስ ይሻለኛል። ስለዚህ ቀድሜ ገብቼ ማስተካክለው ነገር አስታክዬ እጠብቃለሁ። እኔነኝ ቅድሜ እምደርሰው። አንዳንዴ ከጽዳቱዋ በፊትም እደርሳለሁ። ስለዚህ ከሰአቴ ከስራት ሰዓት በፊት ሁላ ነው የምደርሰው። ልክ ሁለት ሰዓት ላይ ደርሼ አላውቅም እኔ አላስታውስም እሱን። አሁን አስራ አምስት ደቂቃ ሃያ ደቂቃ አንዳንዴ ሰላሳ ደቂቃ ቀደም ብዬ የምደርሰው እና እዛ ቢሮ ውስጥ እቀመጣለሁ። የሚሰራ ስራ ካለ እጀምራለሁ ከሌለ ቢያንስ እዛው ብር ውስጥ ተቀምጬ የራሴን ግል ስራዬን እሰራለሁ። ስለዚህ በሰአቱ ነው ደርሰው። የኔ ልምድ እንደዚህ ነው

ከልጅነቴ የማልረሳው የምታስታውሰው ማለት ነው የምትዘክረው አይደለም። የማልረሳው ነገር ያው ከጓደኞቼ ጋር የምጫወተው ነገር። ይሄ በተለይ አኩኩል የምጫወተው ነገር ምክንያቱም ይሄ የሚያባረው ሰው ይሄ የሚቆጥረው ሰው ማለት ነው። በጣም አሁን ትምህርት ቤታችን የሆነች ሰፊ ነው። እና የምንደበቅበት ብዙ ቦታ አለ። እና እድል የኛ ካልሆነ ማግኘት ከባድ ነበር። በጣም እና እሱን አስታውሰዋለሁ በተለይ ከጓደኞቼ ጋር አኩኩሉ የምጫወተውን ነገር። ግማሹ ያፋፍራል አግኝቼሽ ሳያገኝ ሳያይ አይቼሽ ነበር እዚህ ጋር ነበር። እኔ እንዳለ ትዝ ይለኛል ይሄን ነው የማልረሳው ከልጅነቴ። ይሄ ነው ዋናው

አዎ እንዴ የስራ አሰራሮችን እከተላለሁ። ግዴታ ነዋ! አሰራሩን ካልተከተልኩኝ የድርጅቱ አሰራር ይበላሻል። አሰራሩ ከተበላሸ ደግሞ አለቃዬ ይቆጣል። አለቃዬ ከተቆጣ ደግሞ እባረራለሁ። ስለዚህ የስራ አሰራሮችን እከተላለሁ። በደንብ በስርዓቱ እሰራለሁኝ። እንደተሰጠኝ ማለት ነው። እንደተነገረኝ ስገባ በተነገረኝ። የራሴ ግል ስራ እንኳን ቢሆን አዛብቼ ሰርቼ ተመልሼ እንደገና ያበላሸሁትን እንደገና ማስተካከል ስለማልፈልግ ከስር ከስር በስርዓቱ በማውቀው በስራው አሰራር መሰረት ነው የምሰራው። አንዳንዴ አንዳንድ ሰዎች አያለሁኝ። በአቋራጭ ያገኙ መስሏቸው በአቋራጭ ነገር ይሰሩና ተመልሰው ጥፋት ይሆንና እንደገና ተመልሰው ከመጀመሪያው ጀምረው ይሰራሉ። እሱን ማድረግ አልፈልግም እኔ። ስለዚህ ስራ ስራ የስራውን አሰራር ተከትዬ ነው የሚሄደው ማላውቀው ከሆነ እጠይቃለሁ የሚያውቅ ሰው። እና አሰራር ግዴታ እከተላለሁ። ካለበለዚያ ውጤታማ አልሆንም። ስለዚህ አሰራር በደንብ ነው የምከተለው።

ስትታመም ከስራህ ትቆያለህ ሰይሆን ትቀራለህ ለማለት ፈልጋችሁ መሰለኝ። ሀይለኛ በሽታ ከሆነ አዎ። እቀራለሁኝ። ይሄ ትንሽ ጉንፋን ወይም ራስ ምታትምናምን ከሆነች ግን እሄዳለሁ ለምን እንቀራለሁ ለዛ ብዬ መድሃኒት ውጨ ስራ ላይ እገኛለሁ። ግን ሀይለኛ ከአልጋ የማያስነሳኝ ወይም ወደ ሆስፒታል መሄድ ያለብኝ ከሆነ ሆስፒታል እንኳን ባይሆን ቤት ተቀምጬ እንዲሻለኝ የምፈልገው ነገር ከሆነ። እቀራለሁ ከስራ ምክንያት ግዴታ ነው። አሞኝ ምንም ሄጄ ምንም ስለማልሰራ እዛ። ሄጄ እዛ ከምቀመጥ ቤቴ ባርፍ ይሻላል ሆስፒታል ብሄድ ይሻላል ብዬ። ስታመም አስፈቅጄ ከስራ እቀራለሁ።

አዎ ሾርባ በጣም ነው የምወደው። አንደኛ አሁን ያለሁበት አካባቢ ብርዳማ ነው ቀዝቃዛ ነው እና እንደዚህ አይነት ነገር ካልጠጣው አልችለውም ብርዱን። ስለዚህ ሾርባ እወዳለሁ እጠጣለሁ በደንብ በደንብ ተጠቃሚ ነኝ። ሌላ ደግሞ ለሆድ ድርቀትም ይጠቅማል። ሁሌ ደረቅ ዳቦ ደረቅ እንጀራ ምናምን ከምበላ ሾርባ ስጠጣ ቅልል ያደረግልኛል ያለሰልስልኛል ሆዴን እና ያው። ምንድነው ሽንት ቤት ስገባም አልቸገርም ቆሻሻውን ውጣ አትወጣ በስርዓቱ ይወጣልኛል። ስለዚህ ሾርባ እወዳለሁ እጠጣለሁ በደንብ እጠጣለሁ። ሾርባ በጣም ነው የምወደው የአትክልት ሾርባ በተለይ በጣም ነው የምወደው። የስጋ ሾርባም እጠጣለሁ ግን ምረጪ ብባል ያትክልት ሾርባ ጣእሙም ደስ ይለኛል ጤንነትም ነው ስለዚህ። የአትክልት ሾርባ በተለይ በጣም እወዳለሁ

አዎ ስራዬን በጣም እወደዋለሁ ወድጄው ስለሆነ የተማርኩት እና መሰለኝ በጣም ነው ደስ የሚል ምንም ሰልችቶኝ አማርሬ አላውቅም በስራዬ። አሁንም በጣም ደስ ብሎኝ ነው የምሰራው እስካሁን። ወደፊትም የምጠላው አይመስለኝም በጣም ነው የምወደው ስራዬን። የሂሳብ ሰራተኛ ነኝ። በጣም ነው የምወደው ስራዬን። የተዘበራረቀ ነገር ካለ ድርጅት ውስጥ በስርዓቱ ያልተያዘ ሂሳብ ካለ ከእኔ ቀደም የነበሩት ሰዎች። ያልሰሩት ነገር ካለ እሱን አስተካክላለሁ የድርጅቱን ሂሳቡ አስተካክዬ። መቀመጥ አለቃዬን ማስደሰት ባለቤቱን ማስደሰት በጣም ደስ ይለኛል። እና ስራዬን በጣም ነው የምወደው

በጋ ሲሆን አንድ ሊትርም አንድ ሊትር ከግማሽም እጠጣለሁኝ። ክረምት ክረምት ላይ ያው ስለሚቀዘቅዝ ዉሃ መጠጣት ደስ ስለማይል ግማሽ ሊትር ውሃ በቀን እጨርሳለሁ ክረምት ሲሆን። በጋ ከአንድ ሊትር እስከ አንድ ሊትር ከግማሽ እጠጣለሁ በደንብ። ፀሀይማ በዛም በዚህ ዘመን ደግሞ ሁሉም ሰው ኩላሊት በርሽተኛ ሆኗል ስለዚህ እኔም ኩላሊት በሽተኛ ከመሆኔ በፊት። ውሃ መጠጣት በደንብ እንዳለብኝ ስላነበኩኝ ዶክተሮቹም ስለሚናገሩ ያው እድሜዬን ለማራዘም በኩላሊት በሽታ ላለመጠቃት። አንድ እና አንድ ሊትር ከግማሽ ጠጣለሁ በደንብ በቀን በደንብ ጨርሳለሁ። ፀሀዩም ሙቀቱም ያስጠጣል ባልፈልግም ስለሚጠማኝ አንድ ሊትር ከግማሽ ጠጣለሁኝ

አዎ በጣም የስራ ቦታዬ በጣም ደህንነት አለው። ምንም የሚያስፈራን ነገር የለም። በራችን ጋር ጥበቃ አለ። በ አሁን ድንገት እሳት እንኳን ቢነሳ ተብሎ የአሳት ማጥፊያ አለ በየግድግዳው ላይ። ሶስት ክፍል አለ ሶስቱም ክፍል ላይ የእሳት ማጥፊያ። ምንድነው? መርዝ አለን። ውሃ አለ በቂ ውሃ አለ። ቆዳ አለ በጣም ደህንነት ነው የሚሰማኝ እዛ ሰው። ምንም ስለ ጤናዬም አልጨነቅም ድንገት እንኳን ወድቄ እንኳን እጄና አግሬ ቢደማ አልኮል አለ። ምንድነው? ጥጥ አለ። የራስ ራሴን ቢያመኝ እንኳን አለ የራስ ፕላን መጠነኛ አለ። የወር አበባዬ እንኳን አስቸግሮኝ ሆዴን ቢቆርጠኝ የእሱ መድሃኒት አለህ? እና በጣም የሚገርም የስራ ቦታ ነው። ያለው አሁን በጣም ነው ደህንነት የሚሰማኝ ምንም አላስብም። ስለ ጤናዬም አላስብም። ስለ ሰላሜም ስለ ጥበቃዬም ስለ ምንድነው? ስለ ደህና እሆናለሁ ሌባ ይመጣል አይመጣም ምናምን አይደለም። ስለዚህ በጣም ነው ደህነት የሚሰማኝ በጣም ጥሩ መስሪያ ቤት ነው። የምሰራው ያለው ታውን

አዎ ከስሬ ጋር የሚገናኝ ጉዳይ ከሆነ በቢሮ የመጣ ስልጠና ከሆነ ሰዓት ስልጠና ውስዳአለውኝ። ጠቃሚ እስኮነ ድረስ አላ አስመልጥም በየትኛውም በመንግስትም ይምጣ በቢሮም ይምጣ። በሰፈር ውስጥ በቀበሌም ይምጣ። የተለየ ስልጠናዎች የሚጠቅሙኝ ከሆነ ለስራዬ የሚጠቅሙኝ ከሆነ ለህይወቴ የሚጠቅሙኝ ከሆነ ጥቅም አገኝበታለሁ ብዬ ያሰብኩት ስልጠና ካለ አዎ ሁሉንም ስልጠና የትኛውንም ስልጠና አልመርጥም አውስዳለሁኝ።

ትንሽ እቃ እምገዛ ከሆነ አልጽፍም አንድ እቃ ሁለት እቃ ከሆነ ዝርዝር አልጽፍም። ግን የሆነ በወር አንዴ የወር አስቤዛ ለመግዛት መሄድ ከሆነ በርከት ያለ እቃ ከሆነ አዎ እጽፋለሁ ካለበዚያ ይጠፋኛል። አ ድንገት ሱቅ ውስጥ ያየሁትን እንደው አንስቼ ልመጣ ስለምችል ወይም ረስቼ መግዛት ያለብኝን ረስቼ ልመለስ ስለምችል። በርከት ያለ እቃ ከሆነ አስር አስራ አምስት ከሆነ አዎ ጽፌ ነው ምሄደው። ግን በየጊዜው እንደዛ እልገዛም ብዙም ያው ብዙ ብዙም በምገዛበት ሰዓት አዎ እጽፋለሁ። ትንሽ አንድ ሁለት እቃ ምናምን ከሆነ ግን ያው በቃሌ ይዤ ነው ምሄደው።

አዎ የመንገዴን ስም አውቃለሁ። የምሄድበት መንገድ ስም አውቃለሁ። አሁን ወደ ቤት መምጫው ስሙ ትድበር መንገድ ይባላል። የሰሜን መውጫ መንገድም ይባላል። በሚሄድበት ቦታ ሁሉ የመንገዱን ስም አውቃለሁ። ካለ በለዚያ ድንገት ቢጠፋብኝ የት ነሽ ብባል አሁን ሰው ጠርቶኝ ቀጥሮኝ የት አካባቢ ነሽ ቢለኝ እዚህ መንገድ ላይ ለማለት የመንገድ ስም እጠይቃለሁኝ በደንብ። አጠቀቤ ያሉትን በታክሲ ምሄድ ከሆነ የታክሲ ረዳቱን የታክሲ ሹፌር ወይም ታክሲ ውስጥ አጠገቤ የተቀመጠውን ሰው እጠይቃለሁ። የመንገድ ስም ማወቅ በጣም ጠቃሚ ይመስለኛል። ብዙ ጊዜ ይሄ ካርታ የከተማዎች ካርታ ሲሳሉ በመንገድ ስም ነው ምልክት የሚሰጠው እና የቱ ጋር ነው ይሄ መንገድ ምናምን ከማለት ማወቅ በጣም ጠቃሚ ስለሆነ የመንገድ ስም አዎ ብዙዎቹን አቃቸዋለሁ።

የተለያየ አይነት ስራ ስራ ስሰራ የተለያየ አይነት መሳሪያ እጠቀማለሁ። አሁን እንጀራ ስጋግር ወይም ቢላ ወይም ማንኪያ ይኖራል። ምክንያቱም ምጣዱ ስለሚይዝ እሱን ማስለቀቂያ ይኖራል። አሁን በሬ ተበላሽቶ ለመስራት ከፈለኩኝ አዎ ካቻፒቲን ፒንሳ ፒንሳ መፍቻ ብዙም መፍቻ እጠቀማለሁኝ። አሁን የእቃ ማጠቢያ ምንድነው ተዘግታ ውሃውን ማፍሰስ ውሃ አላስወልድ ካለችኝ ይሄ ጎማ አለ አይደል ሽንት ቤት አልወርድ ሲለን የምንጠቀምበት ጎማ እሱን እጠቀማለሁኝ። የስራ ስራ ስሰራ የተለየ አይነት መሳሪያዎችን እጠቀማለሁ። አሁን ምንድነው መስኮቴ ላይ አልከፈት ካለኝ ያው ቢላ ነገር አምጥቼ በሱ መሮ በመሩ እፈለቅቃለሁኝ። መሬት መቆፈር ካለብኝ ዶማ እተቀማለሁኝ። የተለያየ አይነት አሁን ቁሻሻ ማንሳት ካለብኝ ከምንድነው ሙሻ ስላለ ቤታችን የውሻ ቆሻሻ ማንሳት ካለብኝ አካፋት እጠቀማለሁ። ለተለያየ ስራ የተለያየ አይነት መሳሪያ እጠቀማለሁኝ።

አዎ በጣም ከጎረቤቶቼ ጋር በጣም ጥሩ ግንኙነት ላይ አለኝ። ስንገናኝ ጠዋትም ስወጣ ደናደራችሁ እነሱም ቀድመው ከወጡ ደና አደርሽ ብለዉኝ ይሄዳለሁ። ማታም ስንገባ ደና ዋላችሁ ደህና አመሻችሁ ደህና እደሩ እንባባላለን። በጣም ጥሩ ግንኙነት ነው ያለን። ለ በዓልም እርስ በራሳችን እንጠራራለን። ምግብ አበል አብረን እንበላለን። ቡና እንጠጣለን። ማውራት መጫወት ያለብን ነገር ካለ። ተጠራተን እንጨዋወታለን። አሁን አንድ ጉዳይ ቢገጥመኝ አሁን እኔ አሁን ወይም ገንዘብ ቢቸግረኝ ሌላ ሰው ከምጠይቅ ጎረቤቶቼን ነው የምጠይቀው። ካላቸው ያበድሩኛል። የሆነ አንድ ጉዳይ አሁን ወደ ሌላ ቦታ መሄድ ካሰብኩኝ ቤቴን ለነሱ አደራ ሰጥቼ የምሄደው። የቤቴን ቁልፍ ሰጥቻቸው ነው የምሄደው አምኛቸው። ከአጠገቤ ካሉትም አንዷ ወደ ሌላ ቦታ መሄድ ካሰበች ቁልፏን ሰጥታን ነው የምትሄደው እና። ከጎረቤቶችህ ጋር እኔ አሁን በጣም ጥሩ ግንኙነት ነው ያለኝ እግዚአብሔር ይመስገን በጣም ጥሩ ግንኙነት ነው ያለኝ

አዎ በባዶ እግሬ ተራምጄ አውቃለሁኝ ይሄ ድንጋይማ አሸዋማ ምናምን ቦታ ላይ ከሆነ ያው አይመችም ይወጋል ግን ግዴታ ከሆነ አራመዳለሁ። አሁን ገዳማት አካባቢ ሲሄድ ወደ ውስጥ ግቢ ውስጥ ከገባን በኋላ ጫማ ማድረግ ሰማይቻል እዛ ግዴታ በባዶ ግን ነው የምራመደው። ሳር አሁን እዚህኛው ግቢያችን ውስጥ የምኖርበት ግቢ ውስጥ መሬቱ ሳር ስለሆነ በጣም ነው የሚመቸው ደግሞ ይቀዘቅዛል በበጋ በተለይ ደስ ሲል። ቅጥል ብዬ መጥቼ ከውጪ ጫሜዬን አውልቄ ሳሩ ላይ በባዶ እግሬ ስሄድ በጣም ነው ደስ የሚለኝ። እና በባዶ እግሬ ተራምጃ አቃለሁኝ። እና መሬቱ ምቹ ከሆነ ድንጋያማ ይሄ የሚቆረቁር አሸዋማ ካልሆነ በተለይ ሳር ከሆነ በጣም ነው ደስ የሚለኝ ተመችቶኝ በደስታ ነው የምራመድበት ያቀዘቅዘኛል እወዳለሁ። በጣም

አዎ አዳዲስ የስራ ግንኙነቶችን እፈጥራለሁ። ያው ቢሮ ውስጥ በአንጡጉደው ወይም ገንዘብ ለመቀበል ወይም ገንዘብ ለመክፈት የመጡ ሰዎችን። የተለየ አይነት ስራ የሚሰሩ ከሆነ እንደአዲስ የስራ ግንኙነቶችን ከእነሱ ጋር ፈጥራለሁኝ። የሚጠቅመው ከሆነ ለድርጅቱ የሚጠቅመው ከሆነ እኔ የሚጠቅመው ከሆነ። ለምን አላደርገውም። በተለይም አንዳንዴ የሆነ በድንገት የሚገኙ ሰዎች አሉ ብዙ ቦታም ማይገኙም። በአጋጣሚ የሚገኙ ሰዎች አሉ። እና የሚጠቅም ከሆነ በደንብ የስራ ግንኙነቶችን ፈጥራለሁኝ። በደንብ

አይ ብዙ ጨው አልወድም በመጠኑ ትንሽ አደረጋለሁ ምግቤ ላይ ብዙ ግን አልወድም ለምላሴም ደስ አይለኝም። አሁን ደግሞ በቅርቡ የምሰማው ብዙ ሰው የኩላሊት በሽተኛ እየሆነ ነው በጨው ምክንያት ውሃ ባለመጠጣቱ ምክንያት ጨው በመብዛቱ ምክንያት ስለዚህ ጨው ብዙም አልጠቀምም አልወድም ደስ አይለኝም ለምላሴም ደስ አይለኝም ያው በጤና ጉዳይ ሳይ ደግሞ ዶክተሮች አይመክሩም። ጮማ አይመከርም አይደለ ስለዚህ ያው ለማጣፈጥ ያህል ትንሽ ባዶ ባዶ ውሃ ውሃ እንዳይል አደርጋለሁ። የምመገበው ምግብ ላይ እንጂ ብዙ ብዙ ጨው አልወድም። አላደርግም አልጠቀምም

የምሳ እረፍቴ አንድ ሰዓት ነው ከስድስት ተኩል እስከ ሰባት ሰዓት ተኩል። ይሄ ነው እረፍቴ አሁን ቤት ስትሆንኩኝ በርግጥ ማንም አይገድበኝም የምሳ ሰአትሽ ይሄ ነው ይሄ ነው አይለኝም። ግን ቢሮ በነበርኩበት ሰዓት የምሳ እረፍቴ አንድ ሰዓት ነው። በዛ ውስጥ በልተን እንጨርሳለን ወደስራችን እንገባለን ይሄ ሁሉም ቦታ መሰለኝ አንድ ከአንድ ሰዓት በላይ የሚሰጥ የለም። አንድ ሰዓት ነው የሚሰጠን ለምሳ እረፍት ልጅ እያለሁ ትምህርትቤትም እያለ እንደዛ ነው። የምሳእረፍት አንድ ሰዓት ነው ሁሉም ቦታ እኔ የማውቀው። የኔም አሁን አንድ ሰዓት ነው አሁን ቤት ስለሆንኩኝ ብዙም ገደብ የለኝም። ሰላሳ ደቂቃም እንደጨረስኩኝም አደርጋለሁኝ ግን አንድ ሰዓት ነው። አንድ ሰዓት ነው የምሳ እረፍቴ

ባህላዊ ምግቦችም በጣም እወዳቸዋለሁ እወዳቸዋለሁ ሁሉንም በተለይ ግን ብዙ ጊዜ ስለማላገኘው ክትፎ ክትፎ በጣም ነው የምወደው በጣም ደስ ይላል። በየምግቡ ውስጥ የሚገኝ ጣዕም አይደለም ያለው የራሱ የሆነ ጣዕም አለው ጥሬ ስጋም ጥሬ ስጋ ነው ቂቤም ቂቤም ነው። ኮረሪማ ይደረግበታል አት የተለየ ጣዕም ይሰጣል ያው ብዙ ጊዜ ስለማላገኘው ለምሳሌ። ክትፎን በጣም እወደዋለሁ በጣም ነው ደስ ሚለኝ ያረረካኛል ስበላው በቃ በዓል በዓል እንደሆነ የማውቀው ክትፎ ከኖረ ነው። ክትፎ ከሌለ በዓል በዓል አይመስለኝም። ስለዚህ በጣም የምወደው ባህላዊ ምግብ ክትፎን ነው

ከፀሀይ ምጠበቀው በተለይ በበጋ ጊዜ ዣንጣ በመያዝ እና አሁን ከቅርብ ጊዜ ወዲህ ደግሞ ሳን ስክሪን በመቀባት ነው ፀሀዬ በጣም እየከበደ መቷል በዣንጥላ ብቻ አልችለውም አሁንማ። ስለዚህ ግዴታ ሳን ስክሪን እቀባለሁ። ዶክተሮችም እሱን መምከር ጀምረዋል አሁን በዚህ ሰዓት ያሉ ዶክተሮች ሳን ስክሪን ግዴታ ነው በዣን በዣንጥላ ብቻ አንችለውም። የፀሀዩን ጨረር ስለዚህ በተለይ በጋ በጋ ሳን ስክሪን እቀባለሁ ከዛ ዣንጥላ እይዛለሁ። በዚህ ነው ከፀሀይ ምጠበቀው

እኔ ምግብ አልመርጥም ሁሉም ምግብ እወዳለሁ ግን የበለጠ ደስ የሚለኝ ምግብ ድንች ነው። እንደ ፈለኩት ነገር አድርጌ ስለምመገበው ማለት ነው። ከፈለኩኝ ቀቅለዋለሁ ከፈለኩኝ ጠብሰዋለሁ ቀይ ወጥ እሰራዋለሁ አልጫ እሰራዋለሁ ስለዚህ እና ጣዕምም የሆነ የሚዘጋ ጣዕምም የለውም። ስለዚህ ድንች እወዳለሁ በጣም ለስላሳ ምግብ ነው ለጨጓራየ ማይከብደኝም። አፌ ውስጥ ስከትም አፌ ላይ የሆነ ምንም ሚሰማኝ ነገር የለም ለስላሳ ምግብ ስሆነ። በጣም ምወደው ምግብ ድንች ነው። በብዙ ነገር በየትኛውም ነገር አድርጌ ብሰራ ማለት ነው። ፈጭቼም ብሰራው እነሱም ደስ ይለኛል። ስለዚህ እምወደው ምግብ ድንች ነው

አዎ የዝናብ ውሃ ሰበስባለሁ በክረምት ጊዜ ማለት ነው። ሰብስቤ ለቤት ማጠቢያ ለልብስ ማጠቢያ ለእቃ ማጠቢያ አረገዋለሁኝ። የመጀመሪያው ዙሪያ የዘነበውን ዝናብ ያው ቆሻሻ ስለሚኖረው አፈሰዋለሁ። ከዛ በኋላ ግን ያለውን ዝናቡ ራሱ እስከሚያቆም ድረስ በርሜል ደቅኜ ሰበሰበዋለሁ። በጣም ነው የሚጠቅመኝ ብዙ ነገሬን ይሸፍንልኛል። የባንቧ ውሃ እንኳን ባይኖር ከመጠጥ ውጪ ለሁሉም ነገር ነው የምጠቀምበት ከመጠጥና እና ምግብ ከመስሪያነት ውጪ። ሌላም በደንብ ነው የምጠቀምበት ልብስ ማጠቢያ እቃ ማጠቢያ ቤት ማጽጃ ሁሉም ነገር በዛ ውሃ እጠቀማለሁ። ስለዚህ የዝናብ ውሃ በጣም ይጠቅመኛል እንሰበስባለሁኝ

ከቤቴ ስራዬ በጣም ይርቃል አንድ ሰላሳ አምስት ኪሎ ሜትር ይሆናል። ግን ያው ግዴታ ስለሆነ በአካባቢው እ እኔ ምፈልገው አይነት ስራ የሚያሰራ ድርጅት ስለሌለ ግዴታ ጥሩ መስሪያ ቤት ስሆን መውጣት ስለማልፈልግ ማጣት ስለማልፈልግ ያነን ስራ እተመላለስኩኝ እሰራለሁ። ሩቅ ነው ያደክማል በጣም ያደክማል። በታክሲ ነው ምሄደው ከአንድ ታክሲ ወደ ሌላ ታክሲ ወርጄ ብዙ ትራንስፖርት ኦፕሽን ተጠቅሜ ነው ምሄደው። ሩቅ ነው ግን ያው እ እንደዚህ አይነት ቢሮ ስለማላገኝ አልወጣውም። እንዳልኩት ሰላሳ አምስት ኪሎ ሜትር ያህል ይርቃል።

የአካባቢው ገበያ በጣም ጥሩ ነው ሁሉም ነገር ይገኝበታል። ልብስም ጫማም የምግብ አይነቶችም የትኛውም የምግብ አይነት ያው ጥራጥሬም ቢሆን አትክልቶችም ቢሆን ፍራፍሬም ቢሆን የፈለግነውን ነገር እናገኛለን ሁሉም ነገር አለ። ትንሽ ትንሽ የሚጎድለው ምንድነው? የፈረንጅ ምግቦች አሁን ለምሳሌ ቺዝ ብንፈልግ ማዮኔዝ ብንፈልግ እዚህ አናገኝም። ሌላው የ የሀገሬ ምግብ ለመስራት የሚጠቅመው ነገሮች ግን ሁሉም አሉ። ልብስ አልባ ሰዓትም ሁሉም ነገር ከጫማ ጀምሮ እስከ ሻሽ ድረስ ሁሉም ነገር አለ። ጥሩ ነው ዋጋውም ጥሩ ነው። እዝጌር ይመስገን ጥሩ ነው የሚባለው። ምንም ቅሬታ የማቀርበው ነገር የለኝም በጣም ጥሩ ነው

በልጅነቴ የምወደው ጨዋታ ገመድ ዝላይ ነበረ ገመድ መዘለል በጣም ነው ደስ የሚለኝ የነበረው። ከጓደኞቼ ጋር በደንብ ያቀራርበኛል። ደግሞ ውድድር ነገር ስለሆነ እንዳ ልሸነፍ እንዳልፎርሽ በጣም እሞክር ነበር። እና ሁላችንም እንደዛ ስለሆንን ደስ ይል ነበር። ልክ ሲሸነፍ አቡ ዟሪ ይሆናል የተሸነፈው ልጅ ምክኒያቱም ማዞር ስለማንፈልግ በስርዓቱ ትጠንቅቀን ነበር ምናዞረውና በጣም የምወደው ጨዋታ ገመድ ዝላይ ነበረ። ይሄንን ነው ምለው

የስራ ቦታዬ ጥሩ ነው እወደዋለሁ ሰላም አለ ባልደረቦቼም ከባልደረቦቼ ግርም በሰላም ነው የምሰራው። ምንም መጥፎ የምለው ነገር የለም። በጣም ጥሩ የስራ ቦታ ነው ያለኝ። አለቃዬም ጥሩ ነው። እንዳለ ይሄ አካባቢው ጥሩ ነው የስራ አካባቢው በስራ የሚያነሳሳ ነገር ነው። ሻይ ቡና አለን ራሳችን የምንሰራው። ኪችን አለን ስለዚህ በደከመኝ ሰዓት በድግ ብዬ ሻይ ቡናም ሻይ ሰርቼ መጠጣት እችላለሁ። የሚበላ ቆሎ አለ ቢሮ ውስጥ። እና ለኔ በጣም ጥሩ የስራ ቦታ ነው ብዬ ነው የማስበው። እስካሁን ጥሩ ነው ምንም ቅሬታ የማቀርብበት ነገር የለኝም። በጣም ጥሩ ነው

አዎ በደንብ በማውቀው ጉዳይ ላይ ሌሎችም ማስተማር እችላለሁ። አሁን እኔ የጨረስኩት አካውንቲንግ ነው። እና በአካውንቲንግ ሌሎችን ማስተማር በደንብ እችላለሁ። አሁን ልጆችን አሁን ስራ ልጆችን በደንብ ማስተማር ይሻላል። ልጆችን ምንም አይከብደኝም። እኩዮቼም ቢሆኑ ታላላቆቼም ቢሆኑ የማውቀው ነገር ላይ ከሆነ አስተምራለሁ። ምንም አይከብደኝም ማስተማር በተለይ ልጆች ቢሆኑ ደግሞ የበለጠ እመርጣለሁኝ። ምክንያቱም በደንብ ያለፍኩበት ስለሆነ አሁን ትልቅ ስለሆንኩኝ እነሱን ማስተማር ምንም ስለማይከብደኝ ማስተማር በደንብ እችላላሁ።

አዎ በጣም አዲስ ነገሮችን መማር እፈልጋለሁ። በተለይ በዚህ ዘመን አሁን ኤአይ የሚባለውን ነገር መማር እፈልጋለሁ በተለይ በኤአይ ካርቱኖችን መስራት። ምክንያቱም አንዳንድ ነገሮች አሉ አሁን ፊቴን አሳይቼ መናገር የማልችላቸው ነገሮች እና በኤአይ ተጠቅሜ በደንብ የሀሳቤ መግለጽ ስለምፈልግ የኤአይ ካርቱኖችሁን መስራት በጣም ነው የምፈልገው። እና ደግሞ ትንሽ ትንሽ መማር ጀምሬያለሁ ማለት አንዳንድ ኮርሶችን አግኝቼ ኦንላይን ትንሽ ትንሽ መውሰድ ጀመሬያለሁ ግን እሱን በደንብ ጎበዝ መሆን እፈልጋለሁ። አሁን ኤአይ ካርቱኖች ላይ ምክንያቱም እንደምታ እንደሚታየውም በተለይ አሁን ቲክቶክ ላይ ወይም ዩቲዩብ ላይ ምናምን አንዳንድ በፊታቸው መልካቸውን እያሳዩ ቢሰሩ የሚታሰሩበት ወይም የሚገደሉበት ምናምን ነገር ላይ ድምፃቸውን ብቻ በመጠቀም የኤአይ ካርቱኖች ይሰራሉ እና የልባቸውን ያወጣሉ። እና እነሱን ሳይ በጣም ነው የምቀናው እና ይሄ የኤአይ ካርቱን አሰራር መማር በጣም የምፈልገው

ማደንዘዝ ትወዳለህ? የሚለው ጥያቄው ብዙ አልገባኝም ግን ሰውን አሁን በወሬ አደነዘዘኝ ምናምን የሚባለው አይነት ነገር ከሆነ ሰውን አሁን በወሬ ማደንዘዝ አልወድም። ማሰልቸት ማለት ነው አልወድም መሰልቸት ከሆነ። አልወድም ሰው እንዲሰጠችብኝ አንፈልግም እንዲሰለቸኝ። ኦ ደግሞ መጣች ውይ ልታደነዝዘኝ ነው እንድባል አልፈልግም። እና ማደንዘዝ አልንብም።

አይ ቀልድ መናገር አልወድም አልችልበትም ስለዚህ እስቅልኝም ስለዚህ። ቀለድኩኝ ብዬ ከምዋረድ ወይም ማሾፊያ ከመሆን አልቀልድም ቀልድ መናገር አልወድም ተፈጥሮየ አይደለም። ኮስታራ ሰው ነገር ነኝ እና በቀልድ እስቃለው እንጂ እኔ ተናግሬ አላውቅም ወደፊትም አልናገርም ቀልድ መናገር ያናደኛል። አንዳንድ ሰዎችን ስለማይ ነው ሳይሽበት ተፈጥሯቸው ሳይሆን ቀልድ ለመናገር ብለው ሰው ማሾፊያ ሲያርጋቸው አይቼ አቃለሁ ኦ ደግሞ ደ ልጀምር ኦ ደግሞ የማያስቅ ቀልድ አሁን ልትናገር ነው ምናምን ስለሚባል። እኔም እንደዛ መባል ስለማልፈልግ እና ተፈጥሮዬ ስላልሆነ ቀልድ መቀለድ ደግሞ እ አልናገርም። መናገር አልወድም።

ይሄን ያህል ተግዳሮት ብዬ ማነሳው ነገር የለኝም። ግን ድንገት የአለቃ ፀባይ ሁሉ ነገር ቶሎ በፍጥነት እንዲደርስ ሚፈልገው ነገር ማለት ሰው ነኝ በአንድ ጊዜ አንድ ስራ ነው መስራት የምችለው እና ተረጋግቼ ነው መስራት የምችለው እሱ ግን ቶሎ እንዲደርስ ስለሚፈልግ መጥቶ አልጨረሽውም ምናምን ስለሚለኝ ያው ትርምስምስ ይላል ነገሩ እሱን ድንገት እንደ ተግዳሮት ተወስዶ ይሆናል እንጂ ይሄን ያህል ተግዳሮት ምናምን ነገር የለም

አዎ ቡና መፍጨት አውቃለሁኝ። ምንም አይከድም እኮ ይቆላል ከዛ መፍጫ ማሽን ካለ መፍጫ ማሽን ውስጥ መክተት ነው። እና ላም እስከሚል ድረስ አይፈጭም ትንሽ ሸርከት እንዳለ። ይፈጫል በጣም ከላመ አተላው ይበዛል ስለዚህ መጠን አለኝ ሸርከት ሲል አወጣዋለሁ። እና ቡና መፍጨት በደንብ ነው የማውቅበት ደግሞ እፈጫለሁኝ ነው በደንብ

የአትክልት ስራ ታደርጋለህ ለሚለው አዎ እተክላለሁኝ እስከሚያድግ እኮተኩታለሁኝ ውሃ እጠጣለሁኝ አረም ካለ አረም እነቅላለሁኝ። ከዛ የበሰበሱ ቅጠሎች ካሉ የበሰበሱ ቅጠሎችን አራግፋለሁ እቆርጣለሁ። ምንድነው? ይሄ ማዳበሪያ አደርግላችኋለሁ ይወጣል። ምንድነው? ዘመናዊ ማዳበሪያ ሳይሆን የተፈጥሮ ማዳበሪያ ይሄ ከብቶች ኩበት ምንድነው እበት። ካገኘሁኝ በአካባቢዬ ካገኘሁኝ አረግብታሁኝ አለው። አትክልቶቹን በደምብ እንከባከባቸዋለን። አትክልት ላይ እሰራለሁኝ።

አዎ የማስታውሰው ልዩ በዓል አለ እሱም የኢትዮጵያ ሚሊኒየም ነው። በጣም የተለየ ነገር ነበረ። ማለት ሁለት ሺህ ሲሆን በኢትዮጵያ በጣም ልዩ ነበር። የተለያዩ ሰው ሁሉ ደስ ብሎት ነበር የተለያዩ ኮንሰርት ነበር። ሰው በቃ አዲስ ነገር ሆኖብን ነበር ሁለት ሺ ሲባል እና። በጣም የተለየ ነበር እሱ በዓል አልረሳውም። ለሳምንት ያህል ሁላ። ዋዜማው ራሱ እንዴት? ደስ እንዲህ ይል እንደነበረ በጣም አረሰውም። የኢትዮጵያ ሁለት ሺህ ሚኒሊየም የኢትዮጵያ ሚሊኒየም ጊዜ ማለት ነው። በጣም ነው ደስ የሚለው የዛሬ። አስራ ስድስት አመት ማለት ነው አሁን ሁለት ሺ አስራ ስድስት ላይ ነን እኛ። ሁለት ሺህ ሲገባ በጣም ነበር ደስ የሚለው።